አዎ ከስራ ባልደረቦቼ ጋር ያው ጥሩ የሆነ ግንኙነት አለኝ። በተለያዩ መንገዶችን እንገናኛለን እናውራለን አብረን እንሰራለን ይሄን ደግሞ ትልቅ የሆነ እድል ይፈጥራል። በስራዎችም በተለይ ልጅም በመምጣት ጥሩ ነገር ይፈጥራል እና ጥሩ የሆነ ግንኙነት አለኝ። በማህበራዊ ግንኙነትም ሊሆን ይችላል በስራ ግንኙነትም ሊሆን ይችላል። አብረን እናወራለን አብረን እንሰራለን እንግባባለን ምቹ ነገሮችን እንፈጥራለን። ስለዚህ ከስራ ባልደረቦቼ ጋር ያው መጣላትም አልፈልግም መጥፎ ነገርም አልፈልግም። ጥሩ የሆነ ግንኙነት አለኝ ብዬ ነው የማስበው እነሱም ለዛ ነው ያሰቡኛል ብዬ አስባለሁ ማለት ነው።

ፎቶዎቸ እንግዲህ ሁለት አይነት ፎቶ ነው። ያለው አንደኛ ፎቶ ያው ያልተ ማለት ፕሪንት ያልተደረገ ወይ ደግሞ ያው በሶፍት ኮፒ ያለው እና እኛ ደግሞ ያው እንግዲህ በሃርድ ኮፒ ያለው ሃርድ ኮፒ እንግዲህ አለኝ የፎቶ ጋለሪ አለኝ እሱ ውስጥ ነው የማስቀምጠው። ያው እንግዲህ የኤሌክትሮኒክስ ወይ ስልክ ላይ ላፕቶፕ ላይ የተለያዩ ነገሮች በተለይ አስቀምጣለሁ ፍላሽም አስቀምጣለሁኝ። ለዚህን እነሱም ደግሞ ያው እንግዲህ ስፈልግ ደግሞ ፕሪንት አደርጋቸዋለሁ ወይ ደግሞ በሃርድ ኮፒ ይኖረኛል ማለት ነው። እና በእነዚህ መልኩ ፎቶዎችን እየድረስ እይዛለሁ ማለት ነው።

እንግዲህ እኔ የምሰራው በህክምናና በትምህርት ላይ ስለሆነ ከደንበኞቼ ጋር ሌላ ስራ አልሰራም ይሄንን ማለት። ደንበኞቼ ማለት ያው የቢዝነስ ወይ ደግሞ በቢዝነስ አለም ከሆነ ምናልባት ሊሆነች ይላል እንጂ እኔ የምሰራው ግን ህክምና ጋር የተገናኘ ስለሆነ ህክምና ላይ ደግሞ ከታካሚህ ጋር አብረህ ቢዝነስ መስራትም አብረህ ስራ መስራትም አይፈቀድም። ስርዓቱ ህጉ አይፈቅድልንም ስለዚህ እነሱም ጋር እነሱም ጋር አክማቸወለሁ እነሱን ይታከማሉ ካልሆነ በስተቀር ሌላ አለፍ ያለ ከእሱ ውጪ የሄደ የቢዝነስ ግንኙነት ወይም ደግሞ ምናምን የለኝም። ደግሞ ልፈጥር አልችልም ማለት ነው

ሽማግሌዎችን በደንብ አከብራለሁ ለምን ከተባለ ሽማግሌዎች ታላላቅ ናቸው። ብዙ ነገሮችን ይዘዋል። እውቀት አላቸው ልምድ አላቸው እኛን አሳድገዋል እና ታላላቆች ሽማግሌዎች መከበር አለባቸው። ምንም ያህል ችግር ቢሆናቸውም እንስማ ክብረን። የማያቻልም የማይሆን ነገር የሚሰራ ከሆነም አሁን እንግዲህ እንደ ልጆች ዝቅ ብለን አድምጠን ችግሮች ካሉ ፈተን አስረድተን መሄድ እንጂ ታላላቆችን እንዲሁም መስደብ አለማክበር ማጣጣል። ይህንን ውርደትን ነው እንደውም ሀጢያትን የሚያመጣና እኔ ደግሞ ታላላቃቸው ሽማግሌዎችን አከብራለሁ ማለት ነው። በተለያየ መንገድ

አንዳንድ ጊዜ ሰማዩ ጠራ ሲል ኮኮቦችን ማየት እወዳለሁኝ። እነሱም ብዙ ነገር ያው ለዛ ስትመለከት ትኩረት ስታደርግ ያሉ የሚያስጨንቁ ነገሮችም የሚያሳስቡ ነገሮችም ትንሽ ለጊዜው ለቀቅ ያደርጉሃል። እና ስለዚህ እነሱም እኔ እወዳለሁ አያለሁ አዎ እሱን ማየት እወዳለሁኝ። አንዳንድ ጊዜ ማየት ብቻ ሳይሆን መቁጠር ሲንቀሳቀሱ ማየት። የሆነ ቅርጻ ቅርጽ ነገሮችን ታያለህ ዝም ብለህ በኮኮቦች ራሳቸው የሰሩ ቅርጻቅርጽ እና እሱን አያለሁ እወዳለሁ። ከልጅነቴ ጀምሮ እሱን እያየን ነው ያደግነው። አሁንም አያለሁ ማለት ነው። እሱ ትንሽ ዘና ያደረገኛል ማታማታ አካባቢ

እኔ የምወደው ወቅት እንግዲህ በጋ ነው የምወደው ብርዳ እኔ አልወድም ከዛ አልፎ ደግሞ ያው ዝናብ ሲኖርም ደስ ይለኛል ክረምት እወዳለሁ ማለት ነው። ስለዚህ ክረምትና በጋ እወዳለሁኝ ከዛ ውጪ ያለ ምንም በጣም የሚያስጠላኝ ወቅት የለኝም። ግን ደግሞ በጣም የምትወደው ከተባለ ግን። ክረምት ዝናብ አለ ነገሮችን የተበላሹ ነገሮችን ያጸዳዋል ውሃው ራሱ ውሃ በቀላል ታገኛለህ ብዙ ነገር ደስ ይላል። ከዛ በኋላ በጋ ደግሞ ትንሽ ሞቅ ይላል ግን ደግሞ ጥሩ ነው። ለኔ ደስ ይለኛል ሙቀት ሲኖር ማለት ነው።

ግጭቶች ሲኖሩ ማስተካከል እችላለሁኝ። ግጭት ሲባል ብዙ ነገር ነው ውስጣዊ ግጭት አለ ከሰው ከሰው ጋር ግጭት አለ ቤተሰብ ውስጥ ግጭት አለ ከማታውቀው ሰው ግጭት አለ። በስራ ላይ ግጭት አለ በተለያየ ቦታ በተለያየ መልኩ እንደየሁኔታው ግጭቶች ይኖራሉ እና እነዚህ ግጭታችን የመፍታት ችግር የለብኝም እኔ ማለት ነው። ስለዚህ ችግሮችን እፈታለሁኝ የምንፋታበት መንገድ ያው እንግዲህ አንድ ጊዜ ልትናድድ ስሜታዊ ልትሆን ትችላለህ። ግን እነሱም ነገሮችን እኔ አስተካክል ደግሞ እንዴት አድርጌ መፋታት እችላለሁ ምንስ አገኛለሁ ካለመፍታት ብለህ። ብዬ ሳስብ ያው ነገሮችን ማስተካከል እችላለሁ ይፈታሉ ወደ ነበረ ይመለሳሉ ማለት ነው።

ኮምፒውተር መጠቀም አዎ በጣም እችላለሁኝ እችላለሁ ብቻ ሳይሆን በጣም እችላለሁ የተለያዩ ነገሮችን እሰራለሁ። እያንዳንዱ አስፈላጊ የሆኑ ነገሮችን የሚሰሩ የሚጻፉ በተለያዩ ነገር ብቻ እችላለሁኝ። ቪዲዮ ኤዲት ማድረግን መቅረጽ ኢንተርኔት ሰርች ማድረግ መፈለግ የምትለያዩ ነገሮችን ኮምፒውተር መጠቀም እችላለሁኝ። ያው የምሰራውም ኮምፒውተርም ስለሆነ የረጅም አመት ወደ አስር አመት ይሆናል ኮምፒውተርም ከነካው ያልፋል እንደውም ከዛ እና ያው ኮምፒውተር መጠቀም በደንብ ነው የምትችለው ማለት ነው። እችላለሁኝ በደንብ

ያው አዎ እንግዲህ የምኖርበት ቤት የጎረቤቶችን ድምጽ እሰማለሁ ያው አብረውኝ በምኖርበት ግቢ ውስጥ አሉ፤ ከግቢ ውጪም ሊሆን ይችላሉ። ግቢ ውስጥ ያለው ሁሌ እንሰማማለን። እሰማቸዋለሁ ይሰሙኛል። ከግቢ ውስጥ ያው ውጪ ያለው ግን እኔ ሰማቸዋለሁ እነሱም ይሰሙኛል አይሰሙኝ ይሆን አላውቅም። ግን አንድአንዴ አልፎ አልፎ ግን ጮክ ሲሉ ግን እሰማለሁ። የሚረብሸኝ ባይሆንም እሰማቸዋለሁኝ ማለት ነው። ስለዚህ ድምፃቸውን እሰማለሁ። በጣም አስቸጋሪ ነገር ካለ ደግሞ ልሄድ እችላለሁ። እነሱም እኔ ጋር እንደዛ ካለ ስለሚመጡ ማለት ነው እና ስለዚህ የጎረቤቶቼን ድምጽ መስማት እችላለሁኝ ማለት ነው ሁል ጊዜ።

እኔ የምመኘው ስራ እንግዲህ ያለሁበት ስራ እወደዋለሁ ቢዝነስም እወደዋለሁ ከዛ በኋላ ግን በሷ አድጌ የተሻለ ነገር ሲኖረኝ ግን መስራት ፈልጎ ሌላ ነው በሃይማኖቴ በደንብ መስራት እፈልጋለሁኝ እሱን ነው ለቀጣይ የምወደው ማገልገል ሰዎችን ማገዝ ይሄ ለኔ ትልቅ የሚያስደስተኝ ህይወቴም ደስተኛ ሊያደርግ የሚችል ስራ ስለሆነ እሱን መስራት ነው የምወደው ማለት ነው። እሱ በጣም እጅግ ያደስተኛል ሰዎችን ወደተሻለ ነገር ማድረስ መምራት ማስተማር በአጠቃላይ ምክር መስጠት ይሄንን ነገሮችን ያስደስቱኛል ማለት ነው። እምመኘው እሱን ነው

አሁን እንግዲህ እኔ በምኖርበት አካባቢ ድልድዮች አሉ። በጣም ትልቅ ባይሆንም የትልልቅ የትናንሽ ድልዶዮች አሉ እነሱም ደግሞ እንግዲህ ውሃ ከታች ከስር ሲያልፍ ሰዎች ደግሞ ከዛ ከላይ ላይ ይላሉ ጎዳናም አለበት መኪኖችም የተለያዩ ንግሮችም ሊያልፉ ይችላል በዛ ስለዚህ ድልድዮችን እያየሁን ነው ያደግኩት። ድልድይ ያው ብዙ ጊዜ ገጠር ላይ ያው ጎርፍ ስላለ ከጎርፉ ማለፍ የምንችለው ድልድይ ካለ ነው ማለፍ የምንችለው እና እነሱን እንግዲህ በዛ እየተጠቀምን ነበር የምንሻገረው ስለዚህ ድልድዮችን አይቼ አውቃለሁ እያየሁኝ ነው ያደግኩት። አሁንም እኔ የምኖርበት አካባቢ ደግሞ ብዙ ድልድዮች አሉ ማለት ነው። እና እሱን አዎ አለ አውቃለሁ

አዎ የጨረቃ ብርሃን አሁን አንዳንድ ግዜ መብራት ሲጠፋ ወይም ደሞ ሌሊት ዝም ብለህ ስትነሳ ለስራህ በገጠር በተለይ መጨረሻ ላይ ያው እሆ መህር መስመሰብ አከባቢ በተለይ ብዙ ስራዎች አሉና በቀን አይጨርሱም ስለዚህ ለሌላ ላይ ስትሰራ የጨረቃ ብርሃን ደሞ በጣም እጅግ ይረዳሃል። ስለዚህ እሱን ደሞ በጣም እወዳለሁ። አንዳንድ ጊዜ መብራት ሲጠፋ ከተማም ላይ መብራት ሲጠፋ ቁጭ ብለህ የጨርቃ ብርሃን ሲኖር ደስ ይላል። ግቢውስ ቁጭ ብለህ ስታይ ምናምን ስትጫወት። ብቻ ባጠቅላይ የጨረቃ ብርሃም በጣም እጅግ ደስ ይላል ሙቀትም የለውም ደስ ይላል እና እኔ በጣም ነው ምወደው ማለት ነው። ሁሌ ሎስ

ስጦታ መስጠት እወዳለሁ ያው ስለማጣ ስለሌለኝ ብዙ አልሰጥም እንጂ ስጦታ መስጠት በጣም ነው የምወደው ማለት። ሰዎች ስጦታ ሲሰጠው ስትሰጥ ደስ ይላል እና ሰዎችን ደግሞ በእኔ ስጦታ ደስ እንዲሰኘው ያው እንግዲህ እኔም እሰጣለሁ ማለት ነው። ስመሰጥ እወዳለሁ በርግጥ ያው በጣም የሚረዋ ነገር ሰጥቼ አላውቅም ግን የተወሰነውን ነገር ብቻ ነው ስለዚህ ሰዎችን መስጠት እወዳለሁ እፈልጋለሁ። ወይ በተለይ በተለይ ደስ የሚያሰኘው የሰዎች ህይወት የሚቀይር ያልጠበቁት በ እንዲህ ድንገት በስራቸው ደግሞ ደስ ይለኛል ምናምን እነሱም ደስታቸው ደግሞ ከፍ ይላል ማለት ነው። እና

ቤተሰቤ እንግዲህ በየጊዜው ሊሰበሰብ ይችላል። እንደየሁኔታው ማለት ሁሌም እንገናኛለን ማታ ምሳ ሰዓት ላይ ጠዋት እንዲሁ በየጊዜው እንገናኛለን እናወራለን። የተለያዩ ቤተሰብ ያለህ እህት ወንድማማች ደግሞ በአመት አንድ ጊዜ ሊሆን ይችላል አንዳንድ ጊዜ ለመር አልፋ አልፎ በሁለት አመት አንድ ጊዜ ሊሆን ይችላል እንገናኛለን። እንዲሁ ነው ምክንያቱምን ስራ ስላለ የቦታ ስለምንኖር እእ ያን ነገር እ ወደ አንድ ለመሰብሰብ ያው ጊዜ ያስፈልጋል ብርም ያስፈልጋል። እና ያው እንግዲህ ሁኔታችሁን አመቻችተን ነው የምንገናኘው እንደየጊዜው ይለያያል ማለት ነው

ከአለቃዬ ጋር በተቻለ መጠን የተቻለ ግንኙነት እንዲኖረኝ ነው የምፈልገው። አንዳንድ ጊዜ ትንሽ ቆጣ እላለሁ እኔ ቶሎ ቶሎ የምናደደው አሁን እያስተካከልኩኝ ነው ያለሁት። እቆጣለሁ እና እሱን ነገር ያው አሁን ግን እያስተካከልኩት ነው እየጎዳኝ ስለመጣ ማስተዋል ጀምሬያለሁ። ስለዚህ ሰከን ማለት መቀራረብ የከፋኝን ማስረዳት ስሜቴን መቆጣጠር መቻል እነዚህ ነገሮችን እየቻልኩኝ ነው። አሁን እና እግዚያር የተመሰገነ ይሁን ከአለቆቼ ያለኝ ግንኙነት አሁን ጥሩ ነው። ሰው እንዲወደኝ ነው። የምፈልገው በሰዎች ጋር ጥሩ ግንኙነት እንዲኖረኝ ነው ምንፈልገው እና። ስለዚህ ካለቃዬ ጋር አሁን በጣም ጥሩ ነኝ ማለት ነው።

በአሁኑ ሰዓት እንግዲህ በእጅ የምሰራው ስራ የለኝም ቢኖረኝ ደስ ይለኝ ነበር ግን ጊዜ አላገኝበትም እንጂ የእጅ ስራዎች ደስ ይላሉ፤ ጥበብ ነው የምትማረው፤ የምታድገው፤ ያው ፈጥራ ትመራለህ አይምሮ ንቁ ይሆናል፤ ብዙ ነገሮችን እንደሚያግዝ አውቃለሁኝ፤ ግን እኔ ያደኩት ብዙ ስራዎችን እየሰራሁ ነው አሁን ደግሞ ያለሁበት ስራ የአእምሮ ስራ እንጂ የእጅ ስራ አይደለም አስተምራለሁ፤ ሰዎችን አግዛለሁ ጤናቸውን እንዲመለስ የስነ ልቦና ማማከር ስራም እሰራለሁ፤ ስልጠናዎችን እሰጣለሁ እንጂ የእጅ ስራ አልሰራም ማለት ነው፤ በአሁኑ ሰዓት የምሰራ ግን ደስ ይለኝ ነበር ማለት ነው።

አይስክሪም አልወድም። ተጠቅሜ እማቅም አይመስለኝም እንጃ ብዙ ጊዜ ሰዎች አይስክሪም ምናምን ስለ ሲሉ እሰማለሁ ብዙ ጊዜ ሴቶች ነው እንደዛ የሚሉ እኔ ልጆችም እንደዛ ይላሉ እኔ ግን ብዙም አይመቸኝም። አይስክሪም ምናልባት ለጤናም ምንም ያንያክል ጥቅም የለውም ጉዳት ካልሆነ በስተቀር ምንም አይነት ጥቅም የለውም ብዬ ስለማስብ ይሆናል ብዙም አይመቸኝም አልጠቀምም ማለት ነው። ስለዚህ ከስጋ ያለን ግንኙነት ብዙም አይደለም። የምወዳቸው ግን ብዙ ነገር ሌሎች ነገሮች አሉ በመጠጥም በመብልም እንጂ በአይስክሬም ብዙም ከሱ ጋ ግንኙነት የለኝም ማለት ነው።

ያው እንግዲህ የኔ የሙያ ህክምና ስለሆነ በህክምና ደግሞ የግድ የራሴ የሆነ አለባበስ ስርዓት አለው። ስለዚህ ስራዬን ስሰራ የግድ የሙያ ልብሴን እለብሳለሁ ግዴታዬ ነው። ሌሎችም ሳስተምር ያው የማስተምራቸው ሰዎችም ወደ ህክምና ቦታ ሲመጡ ወደ ሰዎች የሚታከሙበት ቦታ ሲመጡ የግድ የህክምና ልብሳቸውን ለብሰው እንዲመጡ ግዴታ ነው። ስለዚህ ወድጄም ሳይሆን ተገድጄም አደርገዋለሁ። ግን ደግሞ እኔ ሁለቱንም ነው የስራ ግዴታዬም ነው እንዲሁም ደግሞ እኔም እሱን መልበስ እወዳለሁ። ያው ኦሬዲ የኔ መገለጫም ስለሆነ ማለት ነው። እና ስለዚህ በየጊዜው የሚገባውን ልብስ እለብሳለሁ ማለት ነው

አዎ በመንገድ ላይ ምግብ እገዛለ፤ በተለይ ዝም ብሎ የሚበሉ ምግቦች አሉ፤ እነ ሳምቡሳ እገዛለሁ ከሳምፖሳ አለፍ ብሎ ደግሞ ምንድነው የሚባለው ይሄ ረሳሁት ስሙ የሆነ ክብ ነገር የሚሰራ እገዛለሁ፤ እነዚህሽ በሸዊት የምንላቸው ነገሮችን እገዛለሁ በቀሎ ሊሆን ይችላል በለስ የተለያዩ ነገሮችን እገዛለሁ እና እየበላም መሄድ ደሞ እወዳለሁ እና ጎደና በመንገድ ላይ ወይም በጎደና ላይ ያገኘሁት ምግብ እገዛለሁ፤ እውነት አንዳንዶቹ ደግሞ አንዳንዱ ደስ ብሎኝ አንዳንዱ ላይ ለማገዝ እዛ የሚሰሩ ሰዎችን ማገዝ አለብኝ ብዬ እገዛለሁ ማለት ነው።

አዎ ሰዎች ሲገናኙኝ በትክክል ከልብ መገናኘት ካለባቸው እጃቸውን መጨበበጥ አለባቸው። እንግዲህ አንድ ሰው እጄ ሲጨብጥህ ትክክለኛ ስሜቴን ይተላለፋል ያኔ የሚጠላህም የሚወድህም የሚንቅህም የሚያክብርህም። ብቻ ብዙ ነገሮችን ብዙ ስሜቶችን ታገኝበታለህ ስትጫወት ስለዚህ መጫባባጥ አለባቸው። ሰዎች ብዬ ነው የማስበው እኔም ደግሞ መጫበጥ እወዳለሁ። የሰዎችን ጥሩ የሆነ ስሜት ካላቸው ለኔ ደስ ይለኛል ማለት ነው። እና እኔ ለሰዎችም ጥሩ ስሜት ከሲኖር ይኖረኛል በርግጥ መጥፎ ስሜት አንዳንድ ጊዜ ሊኖር ይችላል። እንጂ ያው መጨባበጥ ግን እወዳለሁ

የቀን መቁጠሪያ እጠቀማለሁ። በየጊዜው የቀን መቁጠሪያ እጠቀማለሁኝ። የቀን መቁጠሪያ እንግዲህ ስራዬ ትኩረት እንዳደርግ። ነገ ምን መስራት እንዳለብኝ ከነገ ወዲያ ምንድነው የምሰራው። ከዛ በኋላ ያለውን ሁሌ ባልጠቀምም ግን አልፎ አልፎ እጠቀማለሁ ይረዳኛልም። መስራት ያለብኝ በዚህ ሳምንት በዚህ ቀን ምን መስራት አለብኝ በኃላ ምን በዓል አለ። ምን ስራ አለ ምን ክንውኖች አሉ የሚለውን ለማየት። የቀን መቁጠሪያ እጠቀማለሁ ማለት ነው። እሱም ደግሞ እጅግ ጠቃሚ ነው። ለሁሉም እመክራለሁ እንዲጠቀም ማለት ነው። እንደውም የጀመርኩበትም አንድ ብዙ ጊዜ ሆነኛል ከጀመርኩ ማለት ነው። እና እጠቀማለሁ።